ሙዚየም መሄድ ትወዳለህ? በጣም እወዳለሁ በጣም እወዳለሁ እጅግ ደስ ስለሚል የተለያዩ እውቀት ምንጭም ስለሆነ ሙዚየም መሄድ በጣም እጅግ አስፈላጊ ነው። እኔ እንደኔ ያው ሙዚየም በጣም በጣም አሪፍ ነገር ነው። እና ሁላችንም ሙዚየም በመሄድ የተለያዩ የእውቀት ምንጮችን ብንቀስም እጅግ አስፈላጊ ነው የሚል ስላለኝ። ሁላችንም ሙዚየም መሄድ አስፈላጊ ነው የሚል የምክር አገልግሎት ስካለኝ ድርስ ሁላችንም መሄድ አለብን።

ሌሎችን ማበረታታት ትችላለህ በጣም ነው ምችለው ሌሎችን ማበረታታት እጅግ አስፈላጊ ስለሆነ ሰዎችን ማበረታታት ለተለያዩ ይሄ ስራ ጥንቃሬ ስለሚሰጥ ሁላችንም ስራ ማበረታታት ይኖርብናል ማለት ነው። እና የተለያዩ ሙያዎች ላይ ያሉ ባለሙያዎችን ማበረታታት ለተለያዩ የስራ ውጤቶች እጅግ አስፈላጊ ስለሆኑ ሁላችንም ማበረታታት ጥሩ ነው። የሚል ይግል ሀሳብ አለኝ።

ይለፍቃልን በአግባቡ ነው የምጠብቀው ምክንያቱም ይለፍቃል ካለፈ ሌላ ስራዎችን በሙሉ በሰዎች ሊገውት ሊያምን ይችላል ይለፍ ቃል በአዎ ማዘን ሁላችንም ይጠበቅብናል ይለፍ ቃል ሁላችንም በአግባቡ መጠቀም ይጠበቅብና የይለቃል በጣም ወሳኝ ወሳኝ ስለሆነ። ሁላችንም በአግባቡ መጠቀም አለብን የይለፍ ቃል መገረስ ወይም ደግሞ አሳልፈን ከሰጠን እጅግ አስፈላጊ የሆኑ መረጃዎቻችን ይወጣሉና በአጓው መጠቀም አለብን።